ዋይፋይ ትጠቀማለህ። አዎ እጠቀማለው። ያው ዋይፋይ የተሻለ ወጭ ማያስወጣውም ደግሞ የተሻለ ሚሆነው ዋይፋይ ነው ያው አንዴ ከፍዬ ለወራት እኔ ግን ያው ለአመት ነው የከፈልኩኝ ግን ያው አብዛኛው ሰው ለወራት ምናምን ነው ሚከፍለው ግን ያው የአመት አንዴ ከፍሎ መገላገል የተሻለ ነው ሶ እንደዛ አድርጌ ነው ምጠቀመው ወይ ፌስ እጠቀማለሁ እኔ በደንብ ነው ምጠቀመው ከዚሀ በፊትም እጠቀማለው። ከዚህ በፊት ዋየርዱን ብሮድባንድ ብሮድባንዱ ነው የነበረኝ ከዚህ በፊት ያው የገመዱ ማለት ነው። አሁን ላይ ግን ያው ዋየርለሱን ሞደም ገዝቻለሁ ማለት ነው በዛ ነው እየተጠቀምኩ ያለሁት እና ዋይፋየ በጣም አስፈላጊ ነው ከዳታ አንፃር ስናየው ግን ዳታ ሞር ይፈጥናል፤ እኔ አንልሚትድ ስለገዛሁኝ ነው እንጂ የፓኬጅ በገዛ ኖሮ ለዋይፋዩ በደንብ ይፈጥን ነበር ግን ስለሆነ የገዛሁት እሄን ያህል ፈጣን አይደለም ዋይፋዩ ማለት ነው እና አብዛኛው ሰው እኔ ሚመክረው ምንድነው፤ በ ፓኬጅ ቢገዙ የፓኬጁን ቢገዙ ብዬ እመክራለሁ ዋይፋዩን ማለት ነው እንዲፈጥን ግን በደንብ እንደዚህ በጣም የሚያወርዱ ዳውንሎድ የሚያደርጉ ከሆነ የእንትኑ ነው የተሻለ ሚሆነው አንልሚትዱ እንደ እኔ እንደዚህ ማለት ነው። እንደዛ እንዲያደርጉ መክራለሁኝ። እና ዋይፋይ በደንብ እጠቀማለው ማለት ነው። ሁል ጊዜም መሰረታዊ ነገር ነው ያው ሶሻል ሚዲያ ምንም ለመጠቀም ይህንንም ለመጠቀም ሳይለንስኦ ለመጠቀም ምናምን ያው ግዴታ ያስፈልጋል ዋይፋይ ኢንተርኔት ሶ ከዳታ ይልቅ እኔ ዋይፋይ ነው ሞር ላይክሊ ምጠቀመው ማለት ነው። እንደዛ አደርጋለሁ እናም ሌሎችም ሰዎችም እመክራለሁ ከዳታ ይልቅ ዋይፋይ እንዲጠቀሙ ምክንያቱም አንዴ ከፍለው በደንብ እንዲጠቀሙ ለወራቶች ለምናምን እንዲጠቀሙ እንደዛ እመክራለሁ።

አዎ ያው ደንበኛ ርካታን ለመረቅ እሞክራለሁ። አንድ ነገር ወይም ስሸጥ የድንበኛ እሞክራለሁ። ምክንያቱንም በዛ እቃ ነገር በገዛውት እቃ ደስ እንዳለኝ ምናምን እንደተመቸኝ። እንደዛ ምናምን ነገር አሳውቀዋለሁ እሱን አሳውቃለሁ ብዬ አስባለሁ በራሴ ማለት ነው ሰዎችንም እንደዚህ እመክራለሁኝ። የደስታ እርካታቸውን እንዲያሳውቁ ማለት ነው። ለሰዎች ምናምን ነገር እመክርላሁኝ እንደዚያ ቢያደርጉ አሪፍ ነው። ምክንያቱም አንድ ደንበኛችን ከዛ ከገዛም በኋላ እኛ መደሰታችን ማወቅ አለበት

አዎ የጎረቤቶችን ድምጽ እሰማለሁ እዛው ቡና ሲጠጡ ምን ሲሉ ምናምን ሲሉ እሰማችኋለሁ ድምጽ ምናምን ነገር እሰማለሁ። ምክንያቱም እዛ ሲያወሩ ምን ሲሉ እዛ መካከል ምናምን ነገር እሰማቸዋለሁ ድምፃችን ማለት ነው። ሶ እሰማለሁ ማለት ነው የጎረቤት ድምጽ ብዙ ጊዜም እንትን ሲሉ ሲጠራሩ ምናምን ነገር ብዙ ጊዜ ደግሞ እንትን ይላል መሰለኝ። ያከብራሉ እንደዚህ ምናምን ዝክር እና እንደዛ ስለሆነ ድምጽ ምናምን እሰማለሁ። የእነሱን ጊዜ እሰማቸዋለሁ። እና ደግሞም በዓል ሲደርስ ምናምን ነገር እሰማቸዋለሁ። አንድ ላይ ስለምናከብር ምናምን እንገናኛለን፣ እናከብራለን። ነገር ግን አዎ በቃ

መብረቅ ያው ያስደነግጣል እንጂ አያስፈራም። ብዞችን ያስደነግጣል የሚያስጨንቀኝ ነው ግን የሚፈራ ሳይሆን የሚያስደንግጥ ነው። ይሄው ክረምት ነው ብዙ ጊዜ መብረቅ የሚኖረው። እዚህ ኢትዮጵያ ውስጥ አላውቅም ሌላ በጣም ግን ኢትዮጵያ ውስጥ። ክረምት ክረምት ነው መብረቅ የሚኖረው ሰው ያስደግጣል እንጂ አያስፈራም ብዬ የማስበው። የሚፈሩ ሰዎች ካሉ እንግዲህ አይዟቸው። ምንም ማድረግ አይቻልም ይኸው ላለመፍራት መሞከር ነው። እና ደግሞ ምንድነው? መፈራት እንጃ። ብዙም እንደዚህ መፈራት አለበት ብዬ አላስብህም። የሚያስደነግጥ ነው እንጂ የሚያስፈራ አይደለም። መብረቅ እና ደግሞ ያው ዝናብ ሲኖር። ሲኖር ዝናብ ሲኖር። ስለዚህ የሚፈራ ሳይሆን ያው ልንደነግጥ ነው እንጂ የምንችለው መፍራት የለብንም። እና እንደዛ ነው በቃ

ሳሙና ብዙ አይነት ሳሙና እጠቀማለሁኝ እንትን አለ አጃክስ አለ አይደል? ሞራ ትጠቀማለህ ለልብስና ለካልሲ ምናምን ማጠቢያ ፈሳሽ ላርጎም ምናምን ነገር እንደዛም እጠቀማለሁ። የልብስ ራሱ የልብስ ሳሙናም አለ ደረቅ ሰሙና እንደሱም እጠቀማለሁ። እንደው ለገላዬ የምጠቀመው ደግሞ አለ የራሱ የራሱ የሆነ ደግሞ አለ ላይፍ ቦይ ምናምን ነገር ነው የምትጠቅመው ለገላዬ። ለዚህ ለ እንትኔ ደግሞ ኦሞ ኦሞ ራሱ ኦሞ እንበል አጃክስ ብራንድ ስማቸው ማለት ነው እንደዛ እንደዛ አይነት ስም ያላችው ሰሙኖችን እንጠቀማለሁ ማለት ነው። ለገላዬ የተለየ ሳሙና ለልብሴ የተለየ ሳሙና ለገላዬ የተለየ ሳሙና ለልብሴ የተለየ ሳሙና ማለት ነው። እንደዛ እያደረኩኝ ለየብቻችው ከፋፍዬ ነው የምጠቀማቸው።

ታስውበዋለህ ነው ከሆነ በደንብ አስውበዋለሁ ቤተኛው በደንብ ነው ማስውበው ቤቴን ነው ምክንያቱም በሃላ ሲመጣ ሰዎች እናም እንደዚህ እንደዚህ ሲኖር ሰውን እንግዳ ምናምን ሲመጣ በኋላ እንዳልቸገር ቅድሚያ ቤቴን አስውቤ ነው ምገኘው ማለት ነው። እና እንደዚህ አደርጋለሁኝ። በርም ለማስዋብ ምንም እሞክራለሁኝ። እና ደሞም በተለይ በተለይ ደሞ መኝታ ቤቴን ሳሎኑን እንደዚህ በደንብ አስባችዋለው። በማነጣጠፍ በማራገፍ አቧሯውን በመጸዳዳት ሁሉን ነገር በማጸዳዳት ምናምን ነገር ቤቴን በደንብ ኣስብዋለው ማለት ነው። ምንም የተዘረከረከ ነገር ካለ በማጽዳት ምናምን ነገር እንደዛ እያደረኩኝ ቤቴን በማስዋብ እሞክራለው ማለት ነው

ሻማ ማብራት አዎ አበራለሁ። ብዙ ጊዜ ቤት እንደዚህ ክብረ በዓሎች ምናምን ሲኖሩ ቤት ውስጥ አብራለሁኝ። በቃ እንደዚህ ብዙ ነገሮች እንደዚህ ሲኖር አበራለሁ ሻማ ማብራት ያስደስተኛል። እቤት እቤት ደግሞ ከእንትን ውጭም ሲሆን ደግሞ እንደዚሁ አበራለሁኝ። መብራት ምናምን ብዙ ጊዜ ኢትዮጵያ ውስጥ ይጠፋል ሶ ያው ብዙ ጊዜ አበራለሁኝ ማለት ነው። እና ያው ያ ደስ ደስ ይለኛል። ማብራት በቃ ሻማ ማብራት እንደዚህ በጨለማ መሆን ብዙም አያስደስተኝም ስና ለዛ ምክንያት ሻማ እያበራው ነው በቃ እምዉለው ማለት ነው። ማመሸው ማታ ላይ እንደዚህ ሲሆን በጨለማ መቀመጥ አልወድም። ከጨለማ ውጪ ደግሞ በክብረ በዓሎች ምናምን ሲሆን ደግሞ አበራለሁኝ ሻማ ማለት ነው ያው ዝክር ለማክበር እኛ ኢትዮጵያን ኦርቶዶሽሶች እንደዛ የምናደርገው። ሻም አበራለሁኝ ቤተክርስቲያን ውስጥ ምናምን ነገር አበራለሁኝ። እንደዛ እያደረኩኝ ሻማ ማብራት ይመቸኛል ማለት ነው።

ወደ ስራ እንዴት ትሄዳለህ ወይ? ወደ ስራ ምሄደው በመኪና ነው በታክሲ የህዝብ መመላለሻ ታክሲ በመጠቀም ነው ምሄደው ማለት ነው። ያው ያው ባጃጅ እጠቀማለሁ ታክሲ እጠቀማለሁ እንደዚህ አይነት እየተጠቀመኝ ወደ ስራ እሄዳለሁ ማለት ነው። ወደ ትምህርት ወደ ክላስ ስም ሲሄድ እንደዛ እያደረኩኝ ነው ምሄደው። ያው ምክንያቱም በእግሬ በጣም ስለሚርቅ። በታክሲ በሰርቪስ ነው ሚሄደው። በሰርቪስ ያውም ታክሲም ሆኖ የህዝብ መመላለሻም ሆኖ በሰርቪስ ካልሆነ ቀን በቀን ወጪ በጣም ከባድ ነው የሚሆነው ወጪው ማለት ነው። እነዚህ ኢትዮጵያ ላይ በጣም ወጪ የ እንትን የ ህዝብ ትራንስፖርት ዋጋዎች በጣም ጨምራል ሶ በጣም ውድ ስለሆኑ ሰርቪስ ነው ምጠቀመው ማለት ነው። ያው እሱ ነው ቀለል ያለም ገንዘብ ብዙም ሳላወጣ ሊሄድ ሚችለው በዛ ነው ማለት ነው። እንደዛ በዛ ምክንያት የህዝብ ትራንስፖርት ነው ምጠቀመው።

በስራ ቦታ ደህንነቱ ያው የተጠበቀ ነው። በእንትኖችም አሉ ጥበቃዎች ምናምን ስላሉ ያው ደህንነቱ አሪፍ ነው የተሻለ ነው። እንዲሁም ስራ ውስጥ ቦታም ያው ጥበቃ ምናምን ነገር ስላለ ሁሉ ነገር አለ ካሜራ ምናምን ስላለ ሁሉ ነገር ደህንነቱ የተጠበቀ ነው ማለት ነው በደንብ። ያው ምክንያቱም ያለ ደህንነት መስራት ስለማይቻል ያው ደህንነቱን ሙሉ ለሙሉ የተጠበቀ ነው ብዬ አስባለሁ የስራው ቦታ ማለት ነው። ሌላቦታዎችም እንደዚሁ መሆን አለባቸው። ምክንያቱም አንድ ሰው ሲሰራ በደህንነቱ ተጠብቆ ነው መስራት ያለበት ብዬ ስለማስብ ሌላ ቦታዎችም እንዲህ እንደሚሆኑ ተስፋ አደርጋለሁ። እንዲሁም እንዲያደረጉም ድርጅቶችም እመክራለሁኝ። እና የተሻለ ነው እንደዛም መሆኑ ማለት ነው።

ጭንቀት ሲሰማህ ምን ታደርጋለህ ለሚለው ጥያቄ? ያው እንደማንኛውም ሰው ሲሰማኝ ራሴን ለማረጋጋት መጀመሪያ እሞክራለሁኝ። ከዛ በኋላ ራሴን ካረጋገገሁ በኋላ ያው። የተለያዩን እንትኖችን ለመጠጣት እና እንትን ማለት እሞክራለሁ። ሻይ ምናምን ነገር እንደዛ ምናምን ነገር ከዛ። ከተረጋገሁ በኋላ በቃ ወደ ሌላ ነገር ወደ ያንን እንዲያስረሳ የሚያደርግልኝ ነገር ምናልባት ፊልም ማየት ሊሆን ይችላል። ስልክ ምናምን ሊይዝ ይችላል። ወይንም ጌም ምናምን ነገር ልጫወት እችላለሁ እንደዚህ አደርጋለሁ። ወይንም ከሰዎች ጋር ልነጋገር ላወራ ልጨዋወት እችላለሁኝ። ያው እንድረሰው ማለት ነው። ጭንቀት ስሜቱን እንደዛ አድርጌ ራሴን ለመሰረት ሰዓት እሞክራለሁ። ያው ሌሎችም እንደዚህ እንዲያደርጉ ነው የምመክረው። ምክንያቱም ራሴን ስሰማ ጭንቀቱን እያሰብን በምንቆይበት ሰዓት ይበልጡን እየተጨነቅን ስለምንመጣ። ራስን መጀመሪያ ማረጋጋት ከዛም እንድንረሳው የተለያዩ መፍትሄዎችን መውሰድ አለብን ብዬ አስባለሁ።

ቅጽል ስም አለህ ወይ ለሚለው ጥያቄ አዎ አለኝ። ከልጅነቴ ጀምሮ የምጠራበት ቤቢ የሚባል ስም አለኝ ያው ቤተሰቦቼ በዛ ነው አሁንም ድርስ ሚጠሩኝ በዛ ስም ነው። ሶ እንደዛ ነው በቃ አሁን በድሮ ጀምሮ እንደዛ እየተባልኩ ነው አሁን ድረስ የሚጠራው ማለት ነው። ያው እኔ አላፍርበትም ይኸው እነሱ እንዲጠሩኝ ያወጡልኝ ስለሆነ ምንም ሚያሳፍር ነገር የለውም። ያው ሲጠሩኝ አቤት ብዬ እቀበራለሁ። ሌላ ደግሞ ጓደኞቼ ወጡልኝ። ብርክ ብርክ የሚባል ስም አለኝ ያው እሱም አለ። እዛ የሚጠሩኝ ምናምን ነገር በዛ ስም አለኝ ያው ሁለት ሶስት ስም ነው ያለኝ ማለት ነው። ደግሞ ሌላም እህቴ ያወጣችልኝ ደግሞ ሌላ ስምም አለኝ። በጣም ብዙ ስሞች ነው ያሉኝ ያው የምጠራበት በእያንዳንዱ ሰው ማለት ነው። እንደዛ ነው በቃ ብዙ ቅጽል ስሞች አሉኝ ማለት ነው። ግን ዋናው ስሜ ብሩክ ነው። ያው ብዙ ቅጽል ስሞች እንዳሉኝ ሁሉ ይሄኛው ትክክለኛ ስሜ ደግሞ ብሩክ የሚለው ነው ማለት ነው።

ልደትም እንዴት ታከብራለህ? አይ እኔ ብዙ ጊዜ ልደቴን አላከብርም ህፃን እያለሁ ነው እንጂ አሁን ላይ አላከብርም። ልደት ምክንያቱም አንደኛ በሃይማኖትም አይፈቀድም እኔም አለም ፍላጎቱም የለኝም ለማክበር ማለት ነው። ልደት እና ህፃን እያለሁ ግን እስከ እስከ ስምንት እስከ አስር አመቴ ምናምን ነገር በኬክ አክብሬያለሁ። ግን ከዛ በኋላ ግን ያው ዝም ብዬ ለማስታወስ ምናምን ነገር እስከ አስራ ምናምን አመቴ እንደዛ እያደረኩኝ ነው ዝም ብዬ በላኩ ምናምን ነገር ነው። ያከበሩት ግን አሁን ላይ ምንም ያው ዝም ብዬ ነው የማልፈው። በቃ እንጂ ልደት እንደዚህ አስቤበት አቅጄበት ምናምን ነገር ሲደርስ ምናምን ነገር አላከብርም። በቤት ነው እሱ አሁን ላይ እንደዚህ አላደርግም። ይኸው እንደ ድሮ ቀርቷል በሚለው ነው እንጂ ይኸው እኔ አላከብርም። ግን ብዙ ልጆት አሁን ላይ በጣም ያከብራሉ ያው ብዙ ቦታ ምናምን ነገር እንትን ይላል። በፊትም አንዳንዴ ቤተሰብ ምናምን ነገር ብር ምናምን ነገር እየሰጠኝ ከተማ ምናምን ነገር ወጥቼ እንደዚሁ ተዝናንቼ ምናምን ነገር እመጣለሁ። አሁን ላይ ግን ያ ነገር የለም። ምክንያቱም አሁን ትልቅ ሰው መሆን ምናምን ነገር ሲመጣ ለሁሉ ነገር ችላ ማለት ምናምን ነገር መጣ መሰለኝ አክብሬ አላውቅም። አሁን ላይ

ጠዋት ወይስ ማታ ሰው ሁለቱም ሁለቱም ላይ ያስመመኛል። እኔ ጠዋትን በደንብ ጠዋት ተነስቼ በደንብ እንትን እላለሁ ወደ ስራም ለመሄድ ምናምን በጠዋት እምነሳው ወደ ትምህርትም ወደ ክላስም ለመሄድ በጠዋት ነው ምነሳው። ማታ ላይም ያው አምሽቼ በደንብ ስራዎችን እሰራለሁ ማለት ነው። ማታ ላይም ስለዚህ የአንዱ ነኝ ብቻ ልል አልችልም በሁለቱም ነው። የማታም ማታ ላይም በደንብ አምሽቼ ስራዎችን እሰራለሁ። ጠዋት ላይም በደንብ ተነስቼ ስራዎች ምናምን ነገር እሰራለሁ ማለት ነው። እና ያው የሁለቱም ነኝ። ማታም ጠዋትም በደንብ እንትን እላለሁ። ያው ማታ ላይ ብዙም ይደክማል ያቅታል ቢሆንም። ስራ ስራ ስለሆነ ግዴታ መምሸት አለብኝ። ስለዚህም ማታ ላይ በደንብ አመሻለሁ ቀንም ላይ በደንብ እንትን እላለሁ። እኔ በሁለቱም ሰው ነኝ። ከአንዱ ነኝ ብቻ ለማለት ይከብደኛል እኔ ማለት ነው

በምን ሰዓት ትነሳለህ? ጠዋት ላይ በደንብ ሌሊት በደንብ ከተኛሁኝ በኋላ ያው ጠዋት ላይ በደንብ በጊዜ እነሳለሁ። ያው አስራ ሁለት ሰዓት በኢትዮጵያ አቆጣጠር አስራ ሁለት ሰዓት ወይንም በ አቆጣጠር ስድስት ሰዓት ላይ ማለት ነው። እነሳለሁኝ ከዛም እንደተለመደው የሁል ጊዜ ተግባሬን አደርጋለሁኝ። እኛ ደግሞ አንዳንዴ ደግሞ ምናልባት ሌሊት አምሽቼ ከሆነ። ቀን እተኛና ቀን ሰባት ሰዓት ስምንት ሰዓት ስምንት ሰዓት ተኝቼ አስር ሰዓት እነቃለሁ ማለት ነው። ሁለት ሰዓት ያው ተኛለሁኝ። እንደዛ እያደረኩኝ ተኛለሁኝ እራሴን ለማሳረፍ እሞክራለሁ። ምክንያቱም የሌሊት የሌሊትም ሰው ስለሆንኩኝ ጭምር እንደዛ እያደረኩኝ ነው ምውለው ማለት ነው። የምነሳበትም ሰዓት ያኔ ነው ማለት ነው።

አዲስ አመት ማከብረው ያው ቤተሰብ እቤተሰብ ጋር ነው ምክንያቱም ያው ሁሉም ዘመድ አዝማድ ሲሰበሰብ ነው። በዓል በዓልል በዓል በዓል ሊመስል ሚችለው ማለት ነው። እንደዛ ብዬ ስለማስብ ስለማምን ያው ከቤተሰብ ጋር ነው ማከብረው በቤተሰብ ጋር ተሰባስበን። እቤተሰብ ጋር ነው ማከብር ማለት ነው። አንዳንድ ጊዜ ግን ያው በማይመቸኝ ሰዓት ደግሞ ብቻዬንም ማከብርበት ሰዓት አለ ወጣ ብዬ ከተማ ምናምን ነገር። ማከብርበት ሰዓት አለ ግን አብዛኛው ጊዜ በዓል ማከብረው ከቤተሰብ ጋር ነው። ዘመድ አዝማዱ ከአጎት ከአክስት ከከዝን ከአጎቶች ልጆች ከምናምን እንደዚህ አንድ ላይ ተሰባስበን። እንደዛ ነው ማከብረው እንጂ። ያው ብቻዬን አብዛኛው ጊዜ ግን ያው ከስንት አንድ ብቻዬን አከብራለሁ ግን ቤተሰብ ጋር ነው እንደዚህ በዓል እማከብረው። መከበር አለበትም ብዬ ማስበው እንደዛ ነው ቤተሰብ ዘመድ አዝማድ ተሰባስቦ ስንጨዋወት ስን ስንደሰት ምን ስንል እንደዛ ነው። በዓል መከበር አለበት ብዬ ማስበው ማለት ነው። እና ሁሉም ሰው እንደዛ ቢያደርግ የተሻለ ነው። ቤተሰብ ጋር በደንብ ኮኔክሽን ይፈጠራል ማለት ነው። እንደዚያ ሲሆን እና ያው በዓል ማከብረው ከቤተሰብ ጋር ነው ማለት ነው። እናም ደግሞ ያው እንደዚህ አዲስ አመት አዲስ አመት ሲሆን ከእነሱ ጋር ከቤተሰብ ጋር ምናምን ነገር። እንደዚሁ ገና ሲሆን ደግሞ ከአያቶቼ ቤት ምናምን ነገር። ፋሲካ ሲሆን ደግሞ ሌላ ቦታ። እንደዚሁ እንደዚሁ እያረኩኝ አንድ ላይ ከቤተሰቦች ጋር ምናምን ነገር ከዘመድ አዝማዶቼ ጋር አከብራለሁ ማለት ነው። በዓላትን እንደዛ ሲ ሲሆን ነው በዓልም ሚደምቅ ሚችለው

የጫማው ቁጥር ስንት ነው? ሽፍን ጫማ ከሆነ አርባ ሶስት አርባ ሁለት አርባ ሶስት ነው የምለብሰው። ሰንደል ነጠላ ጫማ ከሆነ ደግሞ። አርባ አርባ አርባ አንድ እንደዛ ነው የምለብሰው። ያው እግሬ ከልጅነቴ ጀምሮ ትልቅ ነው። እንደዛ ስለሆነ አሁን ድሮ ጀምሬ ትላልቅ ቁጥሮችን ነበር የምለብሰው። አሁን ድረስም እስካሁን ድረስ እንደዛ ነው እየለበስኩኝ ያለሁት። በፊት እንደውም የወንድሜና የታላቅ ወንድሜና የአባቴን እንደምለብስ ሁሉ አስታውስ ነበር። በጣም እግሬ ከመተለቁ የተነሳ ማለት ነው። እና እግሬ ትልቅ ነው ብዙ ብዙ ጊዜ አርባ ሶስት ቁጥር ነው የምለው ሰው ጫማ። ወይም በውጪዎቹ ስምንት ነጥብ አምስት መሰለኝ የሚባለው ስምንት ነጥብ አምስት ቁጥር ነው የምለብሰው። እንደዛ እና ስምንት ቁጥር ነጠላ ጫማ አለ የሳንደል እስከሆነ ደግሞ ማለት እንደዛ ነው የምለብሳቸው። ያው ከነዛ ካልሆነ አይበቁኝማ ስለማይበቁኝ ነው።

በመስመር ላይ ሙዚቃ ትሰማለህ? አዎ እሰማለሁ። መስመር ላይ ማለት ብዙ አልተረዱትም ግን በተረዳሁት ከሆነ መስመር ላይ ማለት ስደዋወል ምናምን ነገር ከሆነ አዎ። ብዙ ጊዜ እሰማለሁኝ የጥሪ ማሳመሪያዎች ስለሚጠቀሙ ሰዎች። እሰማለሁ ብዙ ጊዜ። እና ደግሞ እንትን ላይም መንገድ ላይም ምናምን ነገር እንደዚህ ሙዚቃዎችን ምናምን እሰማለሁ። አዳምጣለሁ ምናምን ነገር እንደዚህ ላይ እንደዛ ከሆነ ጥያቄው ማለት እንደዚህ ጥያቄው አረዳድህ ከሆነ በደንብ ግልጽ አልሆነልኝም። ይሄን ነገር ግን እንደዛ ነው የማደርገው። በደንብ እንትን እላለሁኝ። ሙዚቃዎችን አንድ ነገር በመስመር ላይ አዳምጣለሁ ለማዳመጥ እሞክራለሁ ምን እንደሆነ የምን ሙዚቃዎች እንደሆኑ እና ደግሞ ሙዚቃዎችም ደግሞ ይለያያል የማዳምጣቸው። አሁን ላይ ያሉት የዘመኑ ሙዚቃዎች ምናምን ነገር ሳይሆኑ ኦልድ ሙዚቃዎች እና። እንደዚህ የአሪፍ አሪፍ የድሮ ጃዝ ምናምን ሮክ ምናምን ሙዚቃዎች እንደዚህ ደስ ደስ እንደዚህ አሁን አዳዲስ ላይ ያሉት እንደዚህ እንትኖች ብዙም ደስ አይሉኝም። እንደዛ ነው።

ሽቶ ትጠቀማለህ? አዎ በፊት አሁን ላይ አልቆብኝ ነው። እንጂ ሽቶ በደንብ እጠቀም ነበረ። ያው ለጥሩ መዓዛ ምናምን ነገር ሽቶ አሪፍ ነው። እና ደግሞ ያው ስራ ቦታ ልሄድ ስል። ትምህርት ቤት ወደ ክላስ ምናምን ልሄድ ስል። ሽቶ ተቀብቸ ነበር የምሄደው እንዲሁም በዓል ምናምን ሲደርስ። ብቻ ልወጣ ስል ከቤት ልወጣ ስል እቀባ ነበር። እንዲሁም ገላየን ስታጥብ ምናምን ነገር። እዚህ ጠባብ አካባቢ እጄ እጄ ጠባብ አካባቢ ምናምን ነገር ላበት ስለሚፈጠር ያላበተ እንዲቆም። ያው ሽቶ ምናምን ነገር እጠቀማለሁ ማለት ነው። ብዙ ጊዜ እና ደግሞ። ከዛ ውጪ ደግሞ ከ ወደ ተለያዩ ቦታዎች ሲሄድ ምናምን ነገር። ሽቶ እጠቀማለሁ ማለት ነው። ያው ሽቶት ጥሩ መዓዛ ስላለው ለማንኛውም ሰው አሪፍ ነገር ነው። ግን ሲበዛ ደግሞ ያው በጣም እንትን ይልና ጉንፋን አለርጂክ ነገር ይቀየራል። ሲበዛና ሳይበዙ መጠቀም ነው። በመጠኑ ሳያበዙም ሳያሳንሱምም አሪፍ አድርጎ በመጠኑ መጠቀም። ምክንያቱም ከበዛ ወደ ሳይነስ ቀየረ ሳይነሱ ደግሞ ወደ አስም ይሆንና ጉዳት ያመጣሃል ማለት ነው። እኛ ላይ ስለዚህ በጥንቃቄ መጠቀም አለብን። ሽቶ ማለት ነው።

የአመራር ሚና አለህ የአመራር ሚና አዎ እንትን ላይ እንደዚህ የሆነ አለኝ የእንትን የቡድን ከጓደኞቼ ጋራ ምናምን ነገር ቡድን አለን። ያው ዛሬ አመራር አመራር ነበሩብኝ አሁንም ነኝ። እና ዛሬ አለኝ ሚና እዛ ላይ በደንብ ያው እኔ የኔን ትእዛዝ ነው እነሱም የሚከተሉት እኔም ኮማንዶችን እሰጣቸዋለው ትዕዛዞችን እሰጣቸዋለው ማለት ነው። እንደዛ እያደረግን ነው እንትኖች የምንሰራው። ግን አሁን ላይ ያው በደንብ አለኝ ብዬ አምናለሁኝ። በድንብ እንትን እላለሁ አመራር አመራርነቴን እጠቀምበታለሁ። እነሱም ያው እንትን ይላሉ በኔ ትእዛዝ እና እንትን ነው የሚከተሉት። እና እኔ አመራርነቴንም በደንብ ነው የምጠቀምበት። እና አመራር ሚና አለኝ ማለት ነው። እና ሌላ ቦታ ላይ ደግሞ ስራ ቦታ ላይም አለኝ። ከዚህ ውስጥ ወጣ ስንል ደግሞ ስራ ቦታ ላይም ደግሞ ይኸው አለኝ። ትምህርት ቤት ቦታ ላይም ይኸው አለኝ። የሆነ እንትን እና አመራር ሚናዎች አሉኝ ማለት ነው። እቤትም ቢሆን እኔ የሆነ የድርሻ አለኝ እንትን የምልበት። ብዙ ቦታዎች ላይ እና አመራር ሚና አለኝ ማለት ነው። ዋና ሀላፊ ባልሆንም ያው ኮማንዶች የሚሰጥበት የንትኖች አሉኝ ሚና የምሰጥበት የአመራር እንትን አለኝ ማለት ነው።

ደብዳቤ መጻፍ ትወዳለህ ለሚለው ጥያቄ? አይ በፊት ነው በፊት ላይ ነው የምንጽፈው የነበረው አሁን ላይ ግን ብዙም አልጽፍም። ያው እንጃ ለምን እንደሆነ አላቅም። በፊት ላይ በደንብ እጽፍ ነበር ለዘመድ አዝማዶች ምናምን ነገር እንደዛ እጽፍ ነበር። አሁን ላይ ግን ያንን እያደረኩኝ አይደለም እየጻፉኝ አይደለም። ምክያቱም አሁን ቴክኖሎጂ ምንም ስለመጣ ሁሉ ነገር በቴክኖሎጂ ሆኗል። ስልክ መደዋወል ምናምን ምናምን ነው እንጂ። ወይ በመመልከት ምናምን መነጋገር ነው እንጂ። ደብዳቤ እንኳን አሁን ላይ ብዙ ቀርቷል እና በዛ ምክንያት ደብዳቤዎችን ጽፌ አላቅም። እኔ በፊት ላይ ግን በደንብ እጽፍ ነበር። ለዘመድ አዝማዶች ለ ጎቶቼ ልጆች ለወንድሜ ለእህቴ ምናምን ነገር እጽፍ ነበር። አሁን ላይ ግን ያንን ነገር በርቷል ማለት ነው አሁን ጽፌ አላውቅም። በፊት ላይ ግን በደንብ እንደምጽፍ አስታውስ ነበረ። ብዙ ብዙ እንደዚህ ደብዳቤዎች ከቤት ላይ ስትጽፋቸው የነበራቸው ምናምን ነገሮች አግኝቻቸዋለሁ ማለት ነው። እና ያው ብዙ ደብዳቤዎችን ነገር በፊት እጽፍ ነበር አሁን ላይ ግን ያንን እያደረኩኝ አይደለም። እንግዲህ ሁኔታዎች እንትን ነው ማለት ነው። ምን ማድረግ አልችልም። ያው ግን ይሄንን ነገር ልምድ አድርገነው። ብንተገብረው እንደዚህ አሁንም ደብዳቤዎችን ብንጻጻፍ ምናምን ነገር አሪፍ ነው ብዬ አስባለሁ።

ታስቀምጣለህ አዎ አስቀምጣለሁ። ያው ስራ ቦታ ላይ መዝገቦችን እንዳይጠፉ ምናምን ሰነዶችን በደንብ በተገቢው ቦታ አስቀምጣለሁ። ምክንያቱም አንዲት መዝገቦች እነዚህ ከጠፉ መረጃዎቹም አብረው ሊጠፉ ስለሚችል ያው መረጃ እንዳይጠፋ ዝግጅቶችም በደህና ቦታ በተሻለ ቦታ ለማስቀመጥ እሞክራለሁ። ይሄም የሁል ጊዜ ተግባሬ ነው። ስራ ቦታ ላይ ምክንያቱም ያው ቢጠፋ ዋጋ ያስከፍለኛል ማለት ነው። እንደዛ ስለሆነ እንትን አደርጋለሁ ሴቭ አደርጋለሁ። እንዲሁም በዚህ በኦንላይን በምሰራዎች ስራዎች ጋ መዝገቦች ምናምን ነገር እነዚህ ፕራይቬት ኪዎች ምናምን ነገር መዝገቦችን እንዳለ አንድ ቦታ ላይ የማስቀምጠው እሱን ያው እንዳይጠፋ በስነ ስርዓት ነው የምጠፍቀው ምክንያቱም አንዴ ከጠፋ በጣም ትልቅ ዋጋ ነው የሚያስከፍል። ስለዚህ ያው መዝገቦችን አምነው ነገር በተሻለ ቦታ ነው የማስቀመጠው። እንዲሁም። ሰነዶችንም ቢሆን የትምህርት ቤት ነክ ሰነዶችንም አስቀምጣቸዋለሁ ምክንያቱም በኋላ ላይ አስፈላጊ ሆኖ ሊገኝ ስለሚችሉ። ያው ቦታዎቹ በስነ ስርዓት በደምብ አድርጌ አስቀምጣለሁ ሰነዶችን ማለት ነው። ከጠፉ በኋላ ዋጋህን ያስከፍሉሀል ስለዚህ ቀድሜውኑ ተዘጋጅቶ በደንብ አድርጎ ማስቀመጥ ተገቢ ነው ብዬ አስባለሁ

ወተት ትጠጣለህ አዎ እጠጣለሁ ከዚህ በፊት ትጠጣ ነበረ አሁን ላይ ግን እየጠጣሁኝ አይደለም። ምክንያቱም እንደኛ ያንን የማደርግበት ጊዜ የለኝም። ሁለተኛ ደግሞ አሁን ላይ በጣም ውድ ነው አይገኝም በአካባቢዬ አይገኝም። በፊትላይ ግን ከነበርኩበት ቦታ ላይ ግን በደንብ ስለሚገኝ እጠጣ ነበር። ለጤናም ጥሩ ስለሆነ በደንብ እጠጣ ነበር። አሁን ላይ ግን አላገኝም በቦታው ስለዚህ አልጠጣም ማለት ነው። ሁሌ በፊት ግን በደንብ ጠጣ ነበረ። ያው ቤተሰብ ጋር ምናምን ነገር አንድ ላይ እንጠጣለን እያፈለሁኝ ምናምን ነገር። ሲሆንም ደግሞ አረጋው እና ከረጋ በኋላ እርጎውን እና ያንን ደግሞ አርጎውን ደግሞ ምግብ ላይ ምናምን ነገር እጠቀመዋለሁ። እንደዛ እያደረኩኝ እጠቀም ነበር። አሁን ላይ ግን ወተት ላይ ብዙም አይደለሁም። እየጠጣሁ አይደለም ግን ይሄ ያው ለኔ እየጎዳኝያለው ወተት ብዙ ጥቅም ያሉው። መጠጥም ምግብም ነው እና ወተት በጣም አስፈለጊ እንደመሆኑ መጠን እኔ ደግሞ እየተጠቀምኩበት አይደለም። ስለዚህ ለወደፊት ያው ለመጠጣት እያሰብኩኝ ነው። እንዲሁም ሌሎችም ሰዎችም እንደዚህ እንዲጠጡ ምናምን ነገር እያስተማርኩኝ እና እየመከርኩኝ ነው። አሁን ያለሁት

ጾም ትጾማለህ? አዎ አዎ እጾማለሁ በደንብ ነው የምጾመው ብዙ ጾሞች አሉ እኛ ኦርቶዶክስ እንደመሆኔ አይነት ጾሞች አሉ ፍስለታ አለ ነሀሴ ላይ የሚጾም፣ የገና ጾም አለ አሁን ላይ ስንጾመው የቆየነው፣ የአርባ ጾም አለ የአቢይ ጾም አለ። የሐዋርያት ጾም አለ የብዙ አይነት ጾሞች አሉ እነሱን በደንብ እጾማለውኝ። ምክንያቱም ጾም አንደኛ ለጤናም ነው። ሁለተኛ ደግሞ ለነፍስም ደግሞ በቤተክርስቲያናችን አስተምሮ ጾም ሳይባል በደንብ እጾማለሁ ማለት ነው። ጾም ምናምን አልሽርም። ነገር ግን አሁን ብዙ ሰው ምናምን ጾም ሲጾም ቆይቶ ሲሸር አያለሁ ግን ያ መሆን የለበትም አንዴ ከተጀመረ መጾም ነው ያለበት ሁሉም ሰው መጾም አለበት። ጾም በጣም አስፈላጊ ነገር ነው መሻርም የለበትም ሁሉም ሰው መጾም አለበት እያሰባሁኝ አንዳንድ ሰዎች በጧቱ ጾም ሽረው ያው ሲጠጡ ሲበሉ ላይ አያለሁ ያ ግን በጣም አሳፋሪ ነገር ነው ከእነሱ ሚጠብቅ አይደለም ምክንያቱም ጾም ተብሎ እንደተጀመረው ሁሉ በቃ ጾም ተብሎ እንደተያዘው ሁሉ መቋረጥ ሳንቋረጥ ነው መጾም ያለብን ምክንያቱም ፈጣሪያችንን ማመሰግን በስራው ነው የምንጾመው ጾም ግዴታ ነው በደንብ መጾም አለብኝ እኔ እማምን ሰው ነኝ ስለዚህም ጾም መጾም አለበት እኔም በደንብ እጾምአለው

አስተያየት መቀበል ትወዳለህ? አዎ እቀበላለሁ። ብዙ ሰዎች አስተያየቶች ሲሰጡኝ ምናምን ነገር እቀበላለሁ ግን እንደ አስተያየቱ ነው አስተያየቱ በጣም እንትል ሚል ከሆነ። እንደሚሰጡኝ አስተያየት መቀበል ነው። የሚጠቅመኝ አስተያየት ነገር ከሆነ አልቀበልም አልፈዋለሁ። ነገር ግን የሚጠቅመኝ አስተያየት ነገር ከሆነ ግን ያው መጀመሪያ ተረድቼ። ስለምን እንደሚናገር ስለምን እንደሰጡኝ አስተያየቱን ቼክ አድርጌ በደንብ እንትን እላለው ማለት ነው። አስተያየቱን እቀበላለሁ ነገር ግን የማይሆን አስተያየት ዝም ብሎ የማይሆን። ከደስ ውጪ ነው የሚሆነው። የሚጠቅመኝ ሀሳብ የሚሆነው ያለ በዘፈቀደ የተሰጠ ውሸት ከሆነ ግን አልቀበልም እሱን። ነገር ግን ለኔ የሚጠቅመኝ ውሸት ከሆነ። አስተያየት መቀበል የራስ ብቻ ውሳኔ የተሟላ ነው እዚህ ስር የማላስብ አስተያየቶችን ከሌሎች ምናምን ነገር እቀበላለሁ። እንዲሁም። ለሌሎችም ነገር አይመክርም እኛ አስተያየት እንደዚህ ነው የሚቀበሉ። ግን እንደ አስተያየቱ ነው። ዝም ብሎ ሁሉንም መቀበል ደግሞ በጭፍን ደግሞ ጥሩ አይደለም። የቤተሰብ አስተያየት አሁን በደንብ ነው የምቀበለው እኔ አሁን ቤተሰብ የሚመክረኝን አስተያየት በደንብ እቀበላለሁኝ። ነገር ግን ጓደኞቼ የሚሰጡኝን እንደሆነ ተወያይቼ ተመልክቼ አሰላሳዬን የምቀበለው ማለት ነው።

ስራ አድካሚ ነው። አዎ በደንብ በጣም ነው የሚያደክመኝ። ያው ክላስም ስላለኝ ጭምር። በደንብ በጣም ደክሞኝ ነው ወደ ቤት የምገባው ስገባ ማለት ነው። እና በተጨማሪ ክላስም ደክሞኝ ስራም ውዬም ደክሞኝ ስለምመጣ እዚህ ላይ የማደርገው እንትን በጣም አድካሚ ነው የሚሆንብኝ። እና ብዙ ጊዜ እንደውም እዚህ ጋ ስልኬ ጋር እና ስክሪን እዚህ ፒሲ ጋር ምናምን ሳሳልፍ። ጫና ስለሚያድርብኝ ያው ወደ መኝታ ነው ወዲያው የማመዝነው ነው ማለት ነው። ከእራት በኋላ እና በጣም አድካሚ ነው ስራዬ። ያው ደሞ አለቃ ምናምን እንትን ይላልእንደዛም ስለሆነ በጣም አድካሚ ነው የኔ ስራ ማለት ነው። እና እንዲሁም ደግሞ ወደ ቤት ከተመለስኩኝ በኋላ የምሰራቸው ደግሞ በዚህ በግል የምሰራቸው ደግሞ የኦንላይን ስራዎች አሉ እነሱም ቢሆኑ በጣም ከባድ ናቸው። እኔ ጋር አሁን በጣም ከብዶኝ ነው የምሰራቸው ጊዜም አላገኝም። እንደዛም ስለሆነ ጭምር በጣም ይከብዱኛል ማለት ነው። ለኔ

ቡና መፍጨት ታውቃለህ? አዎ በደንብ አውቃለሁ በደንብ እቤት ውስጥ ምናምን ነገር ቡና ያው ለቤተሰብ ምናምን ሲያስፈልግ እኔ ነኝ የምፈጨው። እና ያው ይቆላል ቡናው ያው እንትን ከተባለ በኋላ ይቆላል ከዛም። ያንን ቡና እፈጨዋለሁ። ከዛም ያንን ዱቄት ደግሞ በተደረገው ተፈልቶ ምን ተብሎ በሲኒ ቀርቦ ይጠጣል ይጠጡታል ማለት ነው። እኔ እንኳን ብዙም ያን ያህል የቡና አድናቂ አይደለሁም። የቡና እ አልጠቀምም አልጠጣም እና ቡና የን ያህል እንትን አልልም። ነገር ግን ቡና እኔንጃ እኔ ብቻ ብዙም አልወድም እንደዛም ስለሆነ መሰለኝ። እና ግን እኔ ያው ቡናውን እንደዛ መፍጨት አውቃለሁ በደንብ ፈጭቼ ምአውቃለሁ ብዙ ጊዜ የምፈጨውም እኔ ነኝ። ለቤተሰብ የምፈጭላቸውም እኔ ነኝ ያው እንደዛ ማድረገው እኔ ነኝ። ስለዚህ ቡና መፍጨት በደንብ አውቃለሁ ማለት ነው። እና ቀላል ነገር ነው በማሽን ስለሆነ የምፈጨው ቀላል ነገር ነው። ግን ከዚህ በፊት ያው በእንትን ነበር የሚፈጨው። በ ሲነበር የምንፈጨው የሚፈጨው ግን አሁን ላይ በማሽን ነው። እንደዛ ሆኖ በማሽን የሚፈጨውና ቀላል ነገር ነው

ምን አይነት ልብስ ትወዳለህ? ያው ብዙ አይነት የልብስ ምርጫዎች አሉኝ ያው በዓል ሲደርስ በዓል ላይ የምለብሳቸው ልብሶች አሉ። እና ደግሞ ከበዓል ውጪ ደግሞ የምለብሳቸው ደግሞ ያው ከተማ ለመውጣት ምናምን ነገር ስራ ቦታ ለመሄድ ምለብሳቸው ልብሶች አሉ። ከዛ ውጪ ደግሞ እንደ እንትን ቱታ ምናምን ለስፖርት ምናምን ምለብሳቸው ልብሶች አሉ። እነዛም አሉ ከጅንስ ሱሪ አለ። ለቤተክርስቲያን ደግሞ ለቸርች ምናምን ሲሄድ ምለብሳቸው ልብሶች አሉ። ለአዳር ደግሞ ምለብሳቸው ልብሶች አሉ እና ብዙ አይነት ልብሶች አሉ። እና በጣም የምወደው ደግሞ ልብስ ደግሞ ያው ጂንስ ሱሪ እና ከላይ ደግሞ ቲሸርት ወይ ሁዲ ኦር ሰምቲንግ እንደዛ ነገር እንደዛ አይነት ነገር ልብስ በቃ ደስ ይለኛል ይመቸኛል። ነገር ግን ያው ብዙም እንደዚህ ይሄ ጨርቅ ሱፍ ምናምን የሚባሉ ነገሮች ግን አይመቹኝም እነሱን አልወዳቸውም። እኔ የምወደው ጂንስ ምናምን ነገር ነው። እና ጫማዎች ውስጥም ደግሞ እንደዚህ ስኒከር ምናምን ነው። እንጂ የቆዳ ጫማዎችን ብዙም አልጫማምም አልወድምም ጭምር ማለት ነው።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ ብዙ ስራዎችን እሰራለሁ አሁን ሁሉ ብዙ ስራዎችን እየሰራሁኝ ነው። አሁን በጎን ለጎን እዚሁ ጋር። ሌላ የተጨማሪ በስልኬ የምሰራቸውን ስራዎች እየሰራውኝ ነው። ጎን ለጎን ማለት ነው የምሰራው። እና ያው ጎን ለጎን አንድ ላይ ብዙ ስራዎች መስራት ይችላሉ።

በእግር ምን ያህል ርቀት መሄድ ትችላለህ? ብዙ ርቀቶችም መሄድ እችላለሁኝ። ከ እስከ ሁለት እስከ ሶስት ኪሎ ሜትሮችን ድረስ መሄድ እችላለሁኝ። ከድሮ ጀምሮ የማካብተው እንትን ስለሆነ እችላለሁ ብዙ ኪሎ ሜትሮችን መንቀሳቀስ ማለት ነው። በዛ ላይ ደግሞ ከልጅነቴ ጀምሮ ስጓዝ ስለነበረ አሁን ላይ ብዙ እንትን አለኝ። ብቃቱና አንቱኑ አለኝ። በተለይ በተለይ ደግሞ አሁን ላይ የህዝብ መመላለሾችን በማላገኝበት ሰዓት በደንብ ብዙ ጉዞዎችን እጓዛለሁ በእግሬ ማለት ነው። እና ያው ይሄንን ልምድ አካብቼዋለሁ ማለት ነው። እና ለኔ ይሄንን ነገር ቀላል ነው። በጣም እንደ ተራ ነገር ነው የማየው መጓዝ ነገር ያን ያለ እኔ ከባድ ነው ብዬ አላስብም። ሶ አሁንም ድረስ መሄድ እችላለሁ። ለጤናም ጥሩ ነው ያው በእግር መጓዝ የጤና ጥሩ ስለሆነ በእግር በደንብ እጓዛለው ማለት ነው።

ሳንቲም ትቆጥባለህ? በፊት አዎ በፊት በደንብ እቆጥብ ነበር ሳንቲሞችም ምናምን ነገር አጠራቅማለሁ። ምንም አንድ ሁለት አይደለም በደንብ ነበር የማጠራቅመው። አሁን ላይ ግን ያንን ነገር አይታይብኝም እኔ ጋር። ለምን እንደሆነ አላውቅም። ያው የሳንቲሞች ግን የሚመስለኝ የሳንቲሞች- የመግዛት አቅም ስላነሰ ይመስለኛል። እንደዚህ ሳንቲሞች ማላጠራቅመው እንጂ በፊት- የራሱ ማጠራቀሚያ ቦክስ ሰርቼ በዛ ነበር በደንብ ማጠራቀም። አሁን ላይ ግን ያንን እያደረኩ አይደለም። ያው ይሄ የኔ ሰነፍነት ሰነፍነቴን ነው የሚያሳየው። እና- አሁን ላይ በደንብ እንደዚህ ሳንቲሞችን- ዋጋም ስለሌላቸው ጭምር እኔ እየቆጠብኩም አይደለም። ደግሞ ሳንቲሞችን ደግሞ አሁን ግድ የለሽ ነኝ። ሳንቲሞች አይጠቅሙም በሚል በማሰብ። አልቆጥባቸውም ከሳንቲም ይልቅ ወረቀት ብሮችን ነው በደንብ የምቆጥበው ማለት ነው። ምክንያቱም አሁን ሳንቲም ከእንደውም ሳንቲሞች ምንም የዋጋ ዋጋ ቢስም እየሆኑ መጣዋል ከጊዜ ወደ ጊዜ ማለት ነው። እና በዛ ምክንያት- ሳንቲሞችን መቆጠብ አቁሜያለሁ ማለት ነው።

የሸክላ እቃዎችን ትጠቀማለህ አዎ በደንብ እጠቀማለሁ። ድስት አሁን ለምሳሌ እንደ ድስት ያሉ እቃዎችን ለ እንትን እጠቀማቸዋለሁ ለ ወጥ መስሪያዎች ምናምን ነገር ለስቲው መስሪያዎች እጠቀምባቸዋለሁ። አሁን የድስት በድስት የሚሰሩ ምግቦች በጣም ነው የሚጣፍጡት። እና ለዛ ምናምን እጠቀመዋለሁ እና ቤተሰብ ቤተሰብ ጋር ደግሞ ያው ለቡና ለማፍላት ለጀበና ነው የሚጠቀሙት። ጀበና ማለት ደግሞ ለቡና ማፍያ የሚጠቅም ከሸክላ የሚሰራ እቃ ነው ማለት ነው። እና ደግሞ ይቺ የሸክላ ዲስት የምትባለው ደግሞ ወጥ ምናምን መስሪያ ናት በጣም አሪፍ እቃ ናት። በጣም ነው ምግብ የምታጣፍጠው በዛቺ ከተሰራ ማለት ነው። በተለይ በዛ የሚሰራ ሽሮ በጣም በጣም በጣም ምርጥ ምርጥ የሆነ ምግብ ነው። ከዛ ውጪ ደግሞ ከእኔ ውጪ ደግሞ ቤተሰቦቼ ጋር አያቶቼ ጋር ምናምን ነገር ለውሃ መጠቀም ውሃ መያዣ ምናምን የሚጠቀሙት። የሸክላ እንስራ ነው ከሸክላ የሚሰራ እንስራ የሚባል እቃ ነው። ያንን ውሃ ስቶር ለማድረግ በደንብ ነው የሚጠቀሙት። ያው እኔ ግን ያንን አሁን ላይ አልጠቀምም በፊት ነው እንጂ ከእነሱ ጋር እያለሁ የምጠቀመው አሁን ላይ አልጠቀምም። አሁን የምጠቀመው የቤተሰቦች ጋር ምናምን ነገር ለቡና የምንጠቀመውን ጀበና እና ይቺ የሸክላዋን ድስት ነው የምንጠቀማው ሞር ላይክሊ ማለት ነው የምንጠቀመው ያንን ነው ማለት ነው።

የምትመኘው የእረፍት ጊዜ ምንድን ነው? ክረምት ክረምት ሞር ላይፌም ክረምት ነው የምወደው። ክረምት ብዙ ወደ ሶስት ወር ምናምን ነው እማርፈው። ያው ክረምት ማለት በኢትዮጵያ ሰኔ ሀምሌና ነሀሴ ናቸው። ያው ጷጉሜ ከተቆጠረች ጷጉሜም አለች ያው እሷ አምስት ቀን ስለሆነች አልቆጠርኳትም። ነገር ግን ያው እነዚህ ሶስት ወራቶች ናቸው በደንብ ክረምት ተብሎ የሚጠሩት ማለት ነው። እና እነሱም ወራቶች በጣም የምወዳቸው እነሱ ክረምት በቃ በደንብ ስለሆነ እማርፈው በቃ ደስ ይሉኛል እነሱ እና ደግሞ ከስራና ከ ከስራ እረፍት ሳገኝ በቃ እንደዚህ ምናምን ነገር የሳምንት እረፍት ምናምን ነገር ሳገኝ በጣም ነው ደስ የሚለኝ። ምክንያቱም እቤት ቁጭ ብዬ የፈለኩትን ስራ እሰራለሁ። መጫወትም ካለብኝ እጫወታለሁ። ፊልም ማየት ካለብኝም አያለሁ። በቃ እንደዛ ስለማድረግ ደስ ይለኛል። የነዚህ እረፍቶች ሰዓት ማለት ነው። እና ደግሞ ያው ቅዳሜና እሁድ እነዚህም እረፍቶች በጣም ደስ የሚሉት። ክላስ ምናምን ነገር ስለምልበት ደስ ይሉኛል እነዚህ እረፍቶች እና በቃ ክረምት ቅደሜና እሁድና ከስራ እረፍት በማገኝባቸው እረፍቶች በጣም ደስ ይሉኛል። እወዳቸዋለሁ ማለት ነው እነዚህን

በመስመር ላይ ቪዲዮ ትመለከታለህ? አዎ እመለከታለሁ አያለሁ። ያው ብዙ አይነት እንደ ፊልም። እንዲሁም ሶሻል ሚዲያዎች ጋር ምናምን ነገር እንደ ቪዲዮዎችም መዝናኛ ቪዲዮዎች ምናምን ነገር እመለከታለሁ። ያው መመልከትም ያስደስተኛል ምክኒያቱም እኔ ጊዜዬን አብዛኛውን የማሳልፈው እረፍት ጊዜዬን በዛ ስለሆነ በቃ ደስ ብሎኝ ነው የማያቸው የመስመር ቪዲዮዎችን ላይ አያለሁ ኦንላይን ቪዲዮዎችን። ከዛ ቀጥሎ ደግሞ እንደ ትምህርት ክላሶች ምናምን ነገር እከታተላለሁ በመስመር ላይ። በቪዲዮ የሚያስተምሩ ኮርሶች ስላሉ እነሱን በደንብ ቼክ እያደረኩኝ አያለሁ ምናምን ነገር። እና በቃ የሶሻል እንዲሁ ያው ቪዲዮዎችን አያለው። የክላስ ትምህርቶችን ምናምን ቪዲዮዎች አያለው። ፊልሞችን ኦንላይን እንደዚህ አያለሁ። እነዚህ እነዚህ የጠቀስኳቸውን ኦንላይን ላይ አለው። እንዲሁ ተጨማሪ አሁን አልጠቀስኳቸውም ብዙ መስመር ላይ ኦንላይን የማያቸው ቪዲዮዎች አሉ። ያው እነሱ እንግዲህ ብዙ አሉ። ለመተክል

ምግብህን ለልጆች ማካፈል ትወዳለህ? አዎ። ያው ከልጅነቴ ጀምሮ እያካፈልኩኝ ስለሆነ ያደግኩኝ ምግብ እያካፈልኩ አካፍላለሁ። ምግብ በደንብ አብረን ነው የምንበላው። ጓደኞቼ ጋርም ቢሆን አብረን ነው የምንበላው። ምክንያቱም ከልጅነቴ ጀመሮ ብቻውን የበላ ብቻውን ይሞታል የሚል አባባል። እየተነገረኝ ስለሆነ ያደኩኝ። ይህንን አባባል ደግሞ መጣስ ስለማልፈልግ። በቃ። ከአዕምሮዬ ጋር አብሮ ያደገ አባባል ነውና። ይሄን አብሬ ይዤው ነው ያደኩት። ስለዚህ። በደንብ ነው የማካፍለው። ለሰዎች እንደምንም እየረዳውም ቢሆን ከውጭ የሆነውን ነገር እሰጣለሁ። እንዲሁም። ክላስም በነበርንበት ሰዓት ወይም ስራ ቦታ ምሳ። ልበላ ስል ያው ከጓደኞቼ ጋር አብረን ነው ተካፍለን የምንበላው። ለየብቻችን ሳይሆን ያው አንድ ላይ ነው የምንበላው። እና። ምግብ በማካፈል ምናምን አካፍላለሁ ማለት ነው። በጣም ነው የምወደው። አንድ ላይ የምንበላው ምናምን ነገር ሶ። ማካፈል ትወዳለህ? የሚለው ጥያቄ አዎ ነው መልሴ።